የስራ ጊዜ እንዴት ነው የሚለው ነገር አለ የስራ ጊዜ ያው ይለያያል ምንድነው እሱ ቀን የምንሰራበት ቤት አይኖርም ሁለት ሰዓት ተኩል ገብተን እስከ ስድስት ተኩል መቆይበት ከዛ ደግሞ ሰባት አኩል ተመለሰን እስከ ማታ አስራ አንድ ሰዓት ተኩል ምቆይበት ሁኔታ አለ። ይሄን ይመስላል የቀን የስራ ጊዜዬ ማለት ነው። እና አንዳንዴ ደግሞ ምንድነው እሱ ቀን የምንሰራበት ቤት አይኖርም ሁለት ሰዓት ተኩል ገብተን እስከ ስድስት ተኩል መቆይበት ከዛ ደግሞ ሰባት አኩል ተመለሰን እስከ ማታ የተለያዩ ስራዎችን እንሰራለን በዛ ሰዓት የተለያዩ ተግባራቶችን እናከናውናለን ያው ስራ የሰው ልጅ የመኖር ህልውና ነው ይነስም ይብዛም ለምኖርምመ ያስፈልገናል ስራ ያስፈልገናል እና በእያንዳንዱ አን ውስጥ የምናከናውናቸው እያንዳንዱ ተግባራቶች እኛን የተሻሉ ማንነቶች እየፈጠሩልን ነው ሚሆኑትና እኔም ስራን በአግባቡ በመስራት የተለያዩ ተግባራቶችን በማከናወን የተሻሉ ነገሮችን ለመፍጠር እየሞከርሁ እገኛለሁ እየሞከርሁ ነውና እንደአጠቃላይ ይሄን ይመስላል ከዚህ ባለፈ ደግሞ አንዳንዴ አዳር ይኖራል። ቅዳሜና እሁድ ይኖራሉ። እነኚህ ደግሞ ለብቻ የተፈሳ ጊዜ ተብለው ሚሰሩበት ሁኔታ አለ። እነኚህን ሸፍነን ምንሰራበት ሁኔታ አለ። በተለያየ ሁኔታ እነኚህን ስራዎች እሰራለሁ። እነኚህን ስራዎች ደግሞ በተለያዩ መንገድ ነው ምሰራው። በተለያዩ ሁኔታ እነኚህ ስራዎች ሚኖሩ ሰዓት ያው አዳርም ከሆነ አድረን እንሰራለን ማለት ነው። እና እንደ አጠቃላይ ግን በብዙ መልኩ ነው ምንሰራው። የስራ ጊዜያችን ማለት ነው። እና ሳየው እንደሚታውቀው በጣም አስፈላጊ ነገር ከመሆኑ አንፃር በጣም ብዙ ነገሮችን በስራ ነው። አለስራ መኖር አይቻልም። ስራ አስፈላጊ ነገር ነው። ስራ ለመኖር ዋስትናችን ነው። ስራ በቃ ሁሉ ነገር ነው ማለት እንችላለን። እና ስራችንን በአግባቡ እያከናወንን ስራችንን በስነስርዓት ምናካሂድበት ሁኔታ አለ እና ስለ ስራ ስናነሳ በጣም ብዙ ነገሮችን መውዛት እንችላለን። እና እኔም ከዛ ውስጥ አንዱ ነኝ እና ስራዬን በአግባቡ እየሰራሁ ውጣ ወረዶች ይኖራሉ። እኔ ውጣ ወረዶች አልፌ የሰራሁ እገኛለሁ። እና ሁል ጊዜ በጣም በብዙ መልኩ ለሰው ልጅ አስፈላጊ ነገር ነው። እና እነኚህ የቅድም እንዳነሳኋቸው የስራ ሰአቶቼን በአግባቡ መስራት ቀን ቀን ቀን ሊሆን ይችላል ቀንም ብቻ ሊሆን ይችላል አዳርም ሊኖረው ይችላል። እኚን ነገሮች ተቋቁሜ ስራዬን እየሰራሁ ያለበት ሁኔታ አለ እና በብዙ መልኩ ስራ በጣም አስፈላጊ ነገር ነው። ስራ ያለስራ ህይወት አለ ማለት አንችልም። ስራ በብዙ መለኩ የተለያዩ ተግባራትን ለማከናወን በህይወት ለመኖር እንኳን መስራት አለብን ሳንሰራ ምንበላ ከሆነ የሰራነውም የምንሰራውም ያለንም ገንዘብ ያለቃል። ስለዚህ ይሄ በስነስርዓት ስራችንን ማከናወን አለብን። የምንሰራው ስራ ውጤታማ መሆን አለበት። በብዙ ጊዜ አዳርም ሊሆን ይችላል ቀንም ሊሆን ይችላል በመስራት ስራችንን በማሳደግ የምናገኘውን ገቢ ከፍ በማድረግ የተሻለ ነገሮችን ማከናወን አለብን ሚለውን ነገር ማንሳት እፈልጋለሁ አፀንኦት መስጠት እፈልጋለሁ። እና ስራ የሰው ልጅ ስራ ነው ሚያኮራው። ስራ ነው የተሻለ ቦታ ሚያደርሰው። ስራ ነው ብዙ ጊዜ እንትን ምለው እና ያ ምንድነው እንደየሙያው ይለያያል። አንዳንዶች ማታ ብቻ ሚሰሩበት ሁኔታ ይኖራል። አንዳንዶች ቀን ብቻ ማታ የማይገቡበት ሁኔታ ይኖራል። ይሄ ሁሉ ያው ይለያያል ለማለት ነው። እና አንዳንዴ ስራ የሚለያይበት ሁኔታ ይኖራል። አንዱ ቀን ከገባ ማታ የማይገባበት ሁኔታ ይኖራል ማታ ከሆነ ደግሞ ቀን ብቻ የሚሆንበት ሁኔታ ይኖራል። እኔ ግን ቀንም ማታም የሚሆንበት ጊዜ ይኖራል እና ስራ እንደ አጠቃላይ በጣም ለመኖር አስፈላጊ ነገር እንደመሆኑ መጠን ያው ስራዬን ሳልዘናጋ እሰራለሁ የሚለውን ነገር ትኩረት እሰጣለሁ ማለት ነው። እና ስራ ያው በጣም በብዙ መልኩ አስፈላጊ ነገር ነው የሚለውን ነገር ማንሳት እፈልጋለሁ። እና ስራ ህይወት ነው። ስራ ያኮራል። የሚያኮራው ስራ ነው። እና የስራ ሰአታችንን በአግባቡ አክብረን በመግባት ለድርጅታችን የሚሆን ሊያቆማቸው ይችላል። ማከናወን ያሉብንን ንግድ በሙሉ ማከናወን አለብን። መስራት ያሉብን ነገሮች ይኖራሉ። ስራችንን በአግባቡ ጠንቅቀን አውቀን መስራት መቻል አለብን ሚለውን ነገር ማንሳት እፈልጋለሁ። ዋናው ነገር ደግሞ እሱ ነው። በተለያዩ ሁኔታ ስራ የምንሰራበት ሁኔታ ይኖራል። እነኚህ ስራዎች በጣም አስፈላጊ ናቸው ለኛ። እና በአግባቡ ስራችንን መስራት ከቻንልን ውጤታማ ማንሆንበት ምንም ምክንያት የለም። ውጤታማ ሆንን ማለት ደግሞ ያው በብዙ መልኩ የተሻሉ ነገሮችን ማከናወን እንችላለን ሚለውን ነገር ማንሳት እፈልጋለሁ። እና ያው አስፈላጊ ነው ስራ። አለስራ መኖር አይቻልም አይነት ነገር ማንሳት እፈልጋለሁ። ይሄን ይመስላል አጠቃላይ ስለ ስራ ያለኝ አመለካከት።

ፀሀይ ስትጠልቅ መመልከት ትወዳለህ የሚል ነገር አለ ያው እንደ ማንኛውም ሰው ፀሀይ በምስራቅ ትወጣለች በምዕራብ ደግሞ ትጠልቃለች እና ፀሀይ በራሷ ተስፋ እንደሆነች ባለፈው በፀሀይ መውጫ በሚለው ፀሀይ ስትወጣ በሚለው ፀሀይ ስጠልቅም መመልከት ደስ ይልሃል ወይ የሚል ነገር አለ ትወዳለህ ወይ የሚለው ነገር ናው ሳይ ስትጠልቅ ማየት እንደ ብዙ ነገር እወዳለሁኝ ምንድነው ፀሀይ ስትልቅ በጣም ልዩ መልክ ይኖራታል ወደ ከቢጫነት ወደ ቀይነት ፀሀይን ማየት የሚቻል አብዛኛው ጊዜ ምንድነው ጠዋትና ማታ ላይ ነው ስትገባ ስትወጣ ማለት ነውና ስትወጣ አይተኝላለን ስትገባ ደግሞ በደንብ እያየናት እንድት እንድትዝግበው መሄድ እንጃ እና ብዙ ጊዜ እኛ በተለያየ ህይወት ሩጫ ወጣ ውረድ እና ብዙ እንትኖች ጋር አንፃር ብዙ ጊዜ ትኩረት ሰጥተን ላናይ እንችላለን ነገር ግን በአብዛኛው ሁኔታ የምናይበት ሁኔታ አለ ፀሀይ ስትገባ ስትጠልቅ የምናይበት ሁኔታ አለና ይህ ደሞ ትልቅ ነገር ነው ብዬ አስባለሁ ስትገባ ስትጠልቅ የምናይባቸው ብዙ ሁኔታዎች ይኖራሉ። እና እንደ አጠቃላይ እነኚህ ልዩ ጊዜያቶች ናቸው። እና መመልከት እወዳለሁ የሚለውን ነገር ማንሳት እፈልጋለሁ። እና በብዙ መልኩ ፀሀይ ስትወጣ ማየት ስትጠልቅ ማየት በጣም ደስ የሚል ነገር አለው። እና ስለዚህ ፀሀይ ስትጠልቅ መመልከት ደስ ይለኛል እወዳለሁ። በብዙ መልኩ ደግሞ ፀሀይ ወጥታ ስትጠልቅ የሆነ ተስፋ የነበረን ከዛ ደግሞ የሆነ እንትን ያለ ደንገዝገዝ ያለ በህይወት ውስጥም እንደዚህ ፀሀይ ተስፋ ወጥቶ ተስፋችን የሚጠልቅበት አይነት ነገር ይሰማኛል። እና ደግሞ ያው ተፈጥሮ ህግ ነው። ጠዋት ወጥታ ፀሀይ ማታ ትጠልቃለች። በየአንዳንዱ ቀን ውስጥ በህይወታችንም አንድ ቀን እየተቀነሰ ነው የሚሄደው ከእድሜያችን ላይም አንድ ቀን እያጣን ነው የምንሄደው። እና በተደጋጋሚ ስለዚህ ነገር ሳነሳ ብዙ ጊዜ ብዙ ነገሮች አሉ። ፀሀይ ስትወጣ ስትጠልቅ ስትል እንደዚህ ዝም ብሎ አይደለም። በጣም በብዙ መልኩ በተለያየ ጊዜ ፀሀይ ትወጣለች ትጠልቃለች በየቀኑ ማለት ነው። የሆነ ፀሀዩን ስትጠልቅ ደግሞ በጣም ቀይ መስላ ብርሃኗን ቆጥባ ሁሉም ጊዜው ከስድስት ሰዓት ስድስት ሰዓት ፀሀይ ለምሳሌ ለማየት እንኳን የማይደፈር እንደዚህ ቀና ለማለት እንኳን የሚያስቸግር ነው። ነገር ግን ማታ በሆነ ቁጥር ነገሮች ረግብ ይላሉ። ነፋሻ። ማ የሆነ አየር ይኖራል እሷን ለማየት ራሱ ብዙ አጋጣሚዎች ይኖሩናል። እና ከዛ አንፃር ፀሀይ ማየት በጣም እወዳለሁ መመልከት እወዳለሁ የሚለው ነገር ማንሳት እፈልጋለሁ ከብዙ ነገር አንፃር ፀሀይ ምን ነገር ያስደስተኛል የሚለውን ነገር ማየት ማንሳት እፈልጋለሁ። እና ከዛ አንፃር ነው ብዙ ነገሮችን የማስተውለው ማለት ነው። እና ፀሀይ መመልከት በጣም እወዳለሁ፤ የሚለውን ነገር ትኩረት መስጠት እፈልጋለሁ። እና አጠቃላይ ፀሀይ መመልከት ደስ ይለኛል፤ እወዳለሁ የሚለውን ነገር አጽኖት መስጠት እፈልጋለሁ ማለት ነው። እና አጠቃላይ ይሄንን የመሰለ እይታ ነው ያለኝ። ፀሀይ ስትጠልቅ መመልከት እወዳለሁ። ስትገባ ወደ ቤቷ ማየት በጣም ያስደስተኛል የሚለውን ነገር አጽንኦት መስጠት እፈልጋለሁ። እና ከዛ አንፃር ነው ነገሮችን ምመለከተው ማለት ነው። እና ፀሀይንም ስትጠልይ መመልከት ትወዳለህ? የሚለው አዎ በሚገባ መመልከት እወዳለሁ፤ ብዙ ጊዜም አያለሁ የሚለውን ነገር ማንሳት እፈልጋለሁ። ፀሀይ ያው ለሰው ልጅ ሊሆን ይችላል፣ ለእንስሳት ሊሆን ይችላል፣ ለእፀዋት ሊሆን ይችላል ለሁሉም ህይወት ላላቸው ነገሮች በሙሉ አስፈላጊ ነገር ነው ፀሀይ ማለት ነው። እና ይሄን አስፈላጊ ነገር ደግሞ በጣም በነፃ የተሰጠን የፈጣሪ ስጦታ ነው። እና ይቺን ፀሀይ ደግሞ በጣም አናስተውላታለን እናስተውልም፤ በነፃ የተሰጡን ነገሮች ላይ ብዙ ትኩረት አንሰጥም። እና ብዙ ጊዜ ዋጋ የሚያስከፍሉ ነገሮች ላይ ነው የሰው ላይ ትኩረት የሚሰጠው እና ግን ምንድነው ይሄ በጣም ፀሀይ ስትጠልቅ መመልከት እወዳለሁ የሚለውን ነገር ለማንሳት ነው። ፀሀይን ማየት ራሱ ትልቅ ነገር ነው። ለተለያየ ላጥንት ጥንካሬ ለአታክቶች ምግባቸውን እንዲያዘጋጁ ትጠቅማለች። ፀሀይ እንደምናውቀው በእያንዳንዱ አለም ክፍል ሰዓቱ ይለያይና የምድር በራሷ ዛቢያ ላይ በምትዞር ሰዓት በተለያየ ሰዓት የምትወጣበት ሁኔታ ይኖራል፤ በሌላው አህጉር ቀን ሲሆን በሌላው አህጉር ማታ የሚሆንበት ሁኔታ አለ። እና በጣም የተለያዩ ነገሮች አሉ እንደ አጠቃላይ ማለት ነው። ይሄ ነው ይሄ ነው ብለን ለማንሳት ምንቸገርባቸው ሁኔታዎች ራሱ እንደ አጠቃላይ ይኖራሉ። እና በብዙ መልኩ ፀሀይ ስትጠልቅ መመልከት ትወዳለህ? የሚለው ነገር አዎ በሚገባ እወዳለሁ፤ አያለሁ ወይም ደግሞ መመልከት እፈልጋለሁ ማለት ነው።

ዛሬ የአየር ሁኔታው እንዴት ነው? የሚል ነገር አለ ያው ምንድነው የአየር ሁኔታ በጣም ተቀያያሪ ነው እንደሚታወቀው የአየር ሁኔታ የምንለው ያው ውሎ ቀዝቃዛ ነው፣ ሞቃት ነው፣ ደመናማ ነው፣ ክፍል ደመናማ ነው ወይስ ደግሞ ዝናባማ ነው የሚለውን ነገር ያጠቃላል እና ያው እነኚህ ነገሮች ደግሞ ወቅት የሚጠብቁ ነገሮች ናቸው በበጋ በክረምት በጸደይ የምንላቸው ነገሮች አሉ አይደል እነዚህ ነገሮች እንዳለ ወቅት ጠብቀው የሚከሰቱ ነገሮች ናቸው ስለዚህ ነገሮች ደግሞ የተለያየ አይነት ሁኔታ ይኖራቸዋል ማለት ነው እና ከዛ አንፃር የዛሬ የሁኔታው እንዴት ነው የሚለው ነገር ያው ክረምት ጊዜ ቢሆን አብዛኛው ጊዜ የሚሆነው ዝናባ የማይሆነ ያየን ንብረት ይኖራል። ዝናብ የማይሆነ ያየር ንብረት ደግሞ ብዙ ጊዜ ምንድነው ዝናብ ይኖራል ከዛ ዝናብ የአየር ሁኔታ ደግሞ ብዙ ጭቃ ይኖራል ክረምት በጣም በቆም ዝናባማ እና ደመናማ የሆነ የአየር ንብረት ነው የሚኖረው እንደሚታወቀው ማለት ነው እና ከዛ ሲቀጥል ደግሞ ምንድነው ክረምት ላይ በጋ ላይ በሚሆን ሰዓት ደግሞ ከዛ በተቃራኒው አቧራህ እንዲህ ደግሞ ፀሀያማ የሚሆንበት ሁኔታ ይኖራል በበጋ አካባቢ ማለት ነው እና አሁን ደግሞ ያው በበጋ ወቅት ላይ እንደምንገኘው መጠን አየሩ በጣም ፀሀያማ እንዲሁ ደግሞ ምንድነው የምንለው ይሄ በጣም ከፍተኛ የሆነ ደም እንትን ያለው አቧራ ያለበት የአየር ሁኔታ ነው ያለው እና የዛሬ የአየር ሁኔታው በጣም ፀሀይማ ነው ምንም አይነት ደመና አይታይም ባለንበት አካባቢ ባለሁበት አካባቢ ማለት ነው እና በጣም ፀሀያማ ነው አብዛኛው የሀገራችን ክፍሎች እነኚህን ፀሀይማ የሆነ የአየር ንብረት ያስተናግዳሉ ማለት ነው እና እነኚህ ወቅቶች እንዳለ በየወቅቱ የተለያየ አይነት አሁን ከትንሽ ወራት በኋላ ደግሞ ዝናብ የሆነው ወይ የበልግ ምንለው ያአየር ንብረት ይመጣል ዝናብ ምናምን ይኖራል ያ የዝናብ ሁኔታ ደግሞ ከፍተኛ ሁኔታ የተለያዩ ቦታዎች ላይ ዝናብ የሚኖርበት ሁኔታ ይኖራል ማለት ነው እና ያ ነገር ደግሞ ትንሽ የተሻለ ነገሮችን የሚታዩበት ሁኔታ ይኖራል በጣም ዝናብ የሚኖርበት ሁኔታ ባይኖርም ግን በከፊል ዝናብ የሚኖርበት ሁኔታ አለ፣ ከዛ ሲቀጥል ክረምትን ቅድም አንስቻለሁ ክረምት ላይ በከፍተኛው ሁኔታ ዝናብ የሚኖርበት የሶስቱ ወቅት ሶስት ወራት በዉስጡ የሚይዘው ከፍተኛ የሆነ ዝናብ የሚዘንብበት ጭቃ ያለበት በጣም ወቅት ነው እና ያ ደግሞ በጣም ለገበሬ ዘርቶ እንትን የሚልበት አርሶ የሚዘራበት ቡቃያ የሚሆንበት ሰብሉ የሚያድግበት ጊዜ ነው ያው እንደሚታወቀው ክረምት ጊዜ ማለት ነው እና ከክረምት ጊዜ ካለፈ በኋላ ደግሞ ያው እንደሚታወቀው የእንትን ጊዜ አለ የበጋ የምንለው ጊዜ ልክ አሁን ያለንበት ጊዜ አለ ይሄ ጊዜ ደግሞ አዝመራ ደርሶ የሚሰበሰብበት፣ የሚወቃበት፣ እህል ወደ ጎተራ የሚገባበት፣ ገበሬው የዘራውን እልም የሚሰበስብበት ጊዜ ነውና ከዛ አንፃር በጣም በብዙ መልኩ አሪፍ ጊዜ ነው ብለን ማንሳት እንችላልን የአየር ሁኔታው አሁን በጣም ፀሀይማ መሆኑ ለገበሬው አዝመራው ለመሰብሰብ ይሆን ይችላል፣ የተለዩ ተግባራትን ለማከናወን ሊሆን ይችላል እንደ አጠቃላይ ግን በጣም አስፈላጊውን የአየር ንብረት ነው ማለት እችላለሁ እንደ አጠቃላይ እና ይሄ ፀሀይማ የሆነ አየር ንብረት ከፍተኛ የሆነ ፀሀይ ነው በዚህ በዚህ ጊዜ የሚወጣው እና ዛሬ የሚያየንበት በጣም ከፍተኛ የሆነ ፀሀይማ ነው ይሄ ፀሀይ ደግሞ ለገበሬው አስፈላጊ ነው እህሉን ይወቃል አዝመራውን ይሰበስባል እና ከዛ አንፃር በጣም አስፈላጊ የሚለውን ነገር አጽንኦት መስጠት እፈልጋለሁ ማለት ነው በዚህ ዙሪያ እና በብዙ መልክ ብዙ ነገሮችን ማንሳት እንችላለን ያው እና የዛሬ የአየር ሁኔታው እንዴት ነው የሚለውን ነፋሻማ የሆነ የአየር ንብረት አንዳንዴ ምንድነው የአየር ንብረትም ስናነሳ ንፋስ አለ ምናምን የሚለውን ነገር ይካተታል ዝናብ ነው ብቻ ሳይሆን ንፋስ አለው ወይስ ዝም ብሎ እንዲሁ ቀዝቀዝ ያለ ነፋሻ ያልሆነ አየር ነው ያለው የሚለውን ነገር ማንሳት እንችላለን እና ብዙ ጊዜ አሁን ያለውን አየር ንብረት ግን ነፋሻማ የሆነ ነፋሻማ የሆነ ፀሀያማ የአየር ሁኔታ ነው ያለው እንደውም በጣም ፀሀዩ በጣም ከባድ ነው ነፋሱ ባይኖር ኖሮ ፀሀዩ ከባድ ነው ያለው ሁኔታ ማንሳት እንችላለን ግን ያው እንደ አጠቃላይ የማነሳቸው ነገሮች ያው እነኚህ አየር ሁኔታ እንደየጊዜው እንደየወራቶቹ የሚቀያየርበት ሁኔታ አለ እንደየሁኔታውም ተቀያይሮ ተቀያያሪነት ደግሞ በብዙ መልኩ የሚለያይበት ሁኔታ ይኖራል ማለት ነው እና ከዛ አንፃር በተለያየ ሁኔታ እነዚህ የአየር ንብረት መቀየሮች ደግሞ በብዙ ሁኔታ ተጽዕኖ ያሳድራሉ ማለት ነው በእያንዳንዱ በምንሰራው የስራ ሁኔታ እና እንደ ማጠቃለያ ግን የአየር ሁኔታው ዛሬ ፀሀያማ እና ነፋሻማ ነው የሚለውን ነገር በሚለው ቢያዝ አሪፍ ነው ብዬ አስባለሁ ይሄን ይመስላል አሁን ያለው ሁኔታ።

ቀጣይ ርዕስ ደግሞ ማር ትወዳለህ የሚል ነገር አለ ያው ምንድነው ማር ምንድነው ከሚለው ልጀምር ያው ማር እንደምታወቀው ንቦች የሚሰሩት የንቦች ተረፈ ምርት ወይም ደግሞ ምግብ የምንለው ነገር ነው እና ንቦች የተለያየ ኪሎሜትር ርቀው ሄደው የተለያየ አበቦችን ቀስሞ በተለይ በክረምት በጸደይ ወቅት ደግሞ አበባ ክረምት ዝናብ ዘንቦ ከዛ በኋላ አበቦዎች የሚፈኩበት ዘመን አለ የጸደይ የምንለው ወቅት ማለት ነው እና ጸደይ በምንለው ጊዜ ደግሞ በከፍተኛ ሁኔታ በጣም አበቦች ያብባሉ ውበት ይኖራቸዋል ያኔ በፈጠረው አማካኝነት ንቦችን ያንን አበባ ይቀስሙና የሚያምር የሚያምር የሆነ ማርን ይፈጥራሉ ይሰራሉ ማለት ነው እና በጣም ንቦች ታታሪ እንደመሆናቸው መጠን ይህንን ማር በሚገባ ያመርቱታል እና ማር በጣም እወዳለሁ በጣም ማለት ነው እና ማር የማይወድ እንደውም ከስንት አንድ ቢኖር ነው ብዬ ነው የማስበው እና እነኚ ንቦች ያመረቱትን ማር በአግባቡ እኛ ደግሞ ከእነሱ የተረፈውን ቆርጠን የምንመገብበት ሁኔታ አለና ማር በጣም የሚጣፍጥ የሆነ ምግብ ነው የምግብ አይነት ነው ሀይል ሰጪ የሆነ ምግብ ነው እና ማርን በጣም እወዳለሁ በጣም ደስ ይላል እና እና ማር እና ይሄ እነሱ ለምግብነት የሰሩትን ማር እኛ ደግሞ ወስደን መስረቅ ማለት ይቻላል በቃ ከንቦች ለራሳቸው የሚሰሩትን ማር ወስደን እኛ ደግሞ ለራሳችን ጥቅም የምናውልበት ሰፊ ሁኔታ አለ እና በጣም ብዙ ሰው በማር ብዙ ጥቅሞችን የሚያገኝበት ሁኔታ አለና ጥቂት የማይባል ሰዎች ናቸው ማርን እየተጠቀሙ የሚገኙት ማርን የሚጠቀሙት ማለት ነው እና ማር በጣም ለብዙ ነገር ለጤናም በጣም ጠቃሚ ነገር ነው ለጉንፋን እንዲሁም ደግሞ ለተለያዩ ነገሮች በጣም ይጠቅመናል እና በብዙ መልኩ ማር ለሰውነታችን አስፈላጊ ነገር ነው የሚለውን ነገር ማንሳት እፈልጋለሁ እና እነኚህ የተለያዩ የንብ ዝርያዎች ይኖራሉ እነኚህ የንብዝ ዝርያዎች ደግሞ አሪፍ አድርገው ያንን ማር ያዘጋጃሉ ያዘጋጁትን ማር ደግሞ በሚገባ እንጠቀማለን ማለት ነው እና ያን የተጠቀመው ማር ደግሞ በጣም በብዙ መልኩ ለጤናችን ለምሳሌ አንዳንድ ሰዎች ሳል ያላባቸው ሰዎች አሉና ማር ሲጠቀሙ ለውጥ የሚያሳዩ የሚሻላቸው ሰዎች አሉ ከዛ አንፃር ማር በጣም ጠቃሚና አስፈላጊ ነገር ነው የሚለውን ነገር ማንሳት እፈልጋለሁ እና ያው ማር በጣም ለሰው ልጅ ያለ ብዙ ሰው አስፈላጊ ነው እና የብዙ ሰዎችም የገቢ ምንጭ የሆነበት ሁኔታ ለማር ማለት ነው ዛሬ ዛሬ በጣም ብዙ ሰው ማር የሚጠቀምበት ሁኔታ አለ ማር የሚያነብበት ሁኔታ አለ በአንድ በማለት ደግሞ ማር የሚያገኝበት ሁኔታ ማር አገኘ ማለት ደግሞ ራሱን በገንዘብ ደረጃ አለው በኢኮኖሚ የሚለውን ደረጃ ራሱን ይደግፋል ማለት ነው እና ራሱን ደግፎ ደጋፍለው ማለት ነው ብዙ መልኩ የተሻለ ነገሮችን ማከናወን ይችላል ማለት ነው እና በብዙ መንገድ ማር ለውጥ ይደግም ይላል እንዲሁ ደግሞ ማር በሚገባ እወዳለሁኝ ምክንያቱም ለምግብነት በጣም ይጠቅማል ጣፋጭ ነው ደግሞ ጣፋጭነቱ ደግሞ በጣም የተለየ ነው እና ከዛ አንፃር በጣም እወዳለሁኝ እና እንዲሁም ደግሞ ማርን ምንድነው ምንድነው ማንሳት ፈልገው ማር በሌላ ጎኑ ደግሞ በብዙ መልኩ እንጠቀማለን እና የምንጠቀመው ማር ደግሞ ንጹህ ንጹህ መሆን አለበት እና አብዛኛው ሰው ገበያ የሚያቀርበው ማር ትንሽ ችግር ያለበት አንዳንዱ ደግሞ የተቀላቀለ የተበላሸ ምግብ የሚቀርብ የተበላሽ ማር የሚቀርብበት ሁኔታ አለ እና ይሄ ነገር የማርን ጥራት ያጎላል ገዝቶ የሚጠቀመው ሰው በጣም ትልቅ የሆነ ኪሳራ ነው ገንዘብን ብቻ አይተው አንዳንድ ሰዎች ምን ያደርጋሉ ማርን ይሸጣሉ እና ከዛ በኋላ ማሩ ሲታይ ውስጡ ባዕድ ነገር ወይም ደግሞ አላስፈላጊ ነገር የሚጨመርበት ሁኔታ አለ ይሄ እንደዚህ አይነት የሚደረግ ሰዓት ደግሞ በማህበረሰቡ ዘንድ እምነት እየጠፋ ይመጣል እምነት የለም ወይም ድግሞ ግብይት አይኖርም እና ከዛ አንፃር በጣም ሊታሰብበት የሚገባ ነገር ቢኖር የማር ሽያጭ ላይ አንዳንድ ሰዎች ውስጥ የሚጨምሩት የተለያዩ አር ነገሮች ከሞላ ስትጀምሩ ከሙስ ጀምሮ የሚጨምሩት ነገር አለ በጣም እኔ ነገሮች በጣም እንትን ይላሉ የሚሮብሩ ነገሮች ናቸው ግን በጥራት የሚገኝ ማድረግ ግን በጣም ጥሩ ነው ለጤናችንም ቅድም እንዳነሳሁት ለጤናችንም በጣም በብዙ መንገድ አስተዋጽኦ አለው እንዲሁም ደግሞ ለሰውነታችንም በብዙ መልኩ እጠቀማለሁ የሚለውን ነገር ማንሳት እፈልጋለሁ እና እነኚን ነገሮች እንደ ዋና ነገር ማንሳት እፈልጋለሁኝ ማለት ነው ማር ለሰው ልጅ በጣም አስፈላጊ እና ጠቃሚ ነገር ነው። በብዙ መልኩ የምንጠቀምበት ሁኔታ አለ በብዙ መልኩ ለተለያየ ነገር የምትጠቀምበት ሁኔታ አለ የተለያዩ ምግቦችን አብዛኛው ሰው ይጠቀማል ማርን እና ማር በጣም ጠቃሚ ነገር ነው ለሰውነትህ ሊሆን ይችላል እና ደግሞ አብዛኛው ሰው የሚባል መልኩ ማር ይወዳል የሚለውን ነገር እንትን ማለት እፈልጋለሁ ማር የማይወድ ከአስር አንድ ሰው ነው ቢኖር ነው እና ያው ውድ ነው የሚገኝበት ሁኔታ ደግሞ በጣም አስቸጋሪ ነው እንዲህ በቀላል አይገኝም እንደዛም የሚገኙ ማር ደግሞ ዋጋው በቀላሉ የሚቀርብ

በትምህርት ቤት የምትወደው ትምህርት ምን ነበር? ይላል እና ያው ስንማር የምንወዳቸው ትምህርቶች ይኖራሉ። እንዲሁም ደግሞ ያው እንደዚህ ደስ የማይሉን ትምህርቶች ይኖራሉ የሚከብዱን። እኛ ለመረዳት የማንችላቸው የእውቀት ድክመት የሚኖሩበት ነገሮች እንዳሉ እና የምንወደው የምወደው ትምህርት ያው ብዙ ጊዜ ከሳይንስ ነገሮች ላይ እወዳለሁ። መጀመሪያ ምወደው አማርኛ ትምህርት ነበረ። አማርኛ እንትን እያለ ሲሄድ ደግሞ ወደ ባዮሎጂ ባዮሎጂን የምወደው ትምህርት ሆኗል። እና ምንድነው ባዮሎጂ ላይ በጣም የሚመቸኝ ነገር ብዙ ነገሮች ላይ በቀላሉ መረዳት እንችላለን የሰው ልጅ አፈጣጠርን። ስለምግብ እስቲ የሰው ልጅ ዘር እንዴት ነው የሚራባው ዘሮች እንዴት ነው የሚሉትም እያንዳንዱን ነገር? ባዮሎጂ ላይ ጤናው ላይ ጤና ላይ ትኩረት አድርጎ ነው ባዮሎጂ የሚያስተምረው ከእጽዋት እስከ እንስሳት ከሰው ልጅ ድረስ ያሉ ነገሮችን በጥልቀት ያስተምራል። ባዮሎጂ እና ባዮሎጂን የምወደው ትምህርት በምማር ጊዜ ማለት ነው። እና የምጽፈው ጽሁፍ ራሱ ቀስ እያልኩ በጣም አሳምሬ ነው የምጽፈው ምክንያቱም ደግሞ ባይሎጅን የምወደው የምንወደው ነገር ሲሆን ጽሁፋችን እንኳን እንዲያምር እንፈልጋለን። እና ደግሞ በቀላሉ እረዳለሁ ባይሎጂ ትምህርት በቀላሉ ነው የምረዳው ብዙም የሚያስቸግረኝ ነገር የለም። ባይሎጂ ትምህርት ላይ ማለት ነው እና በቀላሉ ያን ትምህርት መረዳት መቻሌ ደግሞ እዛ ነገር ላይ ትኩረት እንዳደርግ አድርጎኛል። እዛ ነገር ላይ ትኩረት አድርጌ እንድሰራ አድርጎኛል። እና ከዛ አንፃር ስናነሳው ባዮሎጂ በጣም የምወደው ትምህርት ነው። ባዮሎጂ ላይ በጣም በዛውም ይመስለኛል በሱም በመዉደዴ ምክንያት ይመስለኛል እንደዛውም አድጌ ትልቅ ትምህርት ተምሬ ትልቅ እና ወደ ህክምና ሙያ ውስጥ የገባሁበት ምክንያት። በዛ ተያይዞ ይመስለኛል ምክንያቱም አንዳንዴ እንዲህ አይነት ነገሮች ለምሳሌ ይሄን ተምረን እንደዚህ እናደርጋለን የምንወደው ወደምንወደው ነገር ነው የምናዝነብለው እና እኔም ወደ ባዮሎጂ አዘነበልኩ ባዮሎጂ ላይ ትኩረት ስላደረኩኝ ይመስለኛል ወደ ህክምናው ሙያም ለመሄድ እድሉ የነበረኝ ማለት ነው። እና ከዛ አንፃር ስናነሳው ባዮሎጂም በጣም የምወልደው ትምህርት ነው በጣም ትኩረት የምሰጠው ትምህርት ነው። እና በተለያየ ሁኔታ የምሰራው በምሰራው ሙያ ላይ ይጠቅሙኛል ብዬ አስባለሁ እና ምወደው ትምህርትም ባዮሎጂ ነው። ህክምናውም እንደምናውቀው ያው ከባዮሎጂ ጋር በጣም የተገናኘ ስራ ነው የምንሰራው በጣም የምወደው ሙያ ነው። ምናልባት ከክፍያው ጋር ምናምን ከደሞዝ ጋር ደስተኛ ባልሆነበትም ነገር ግን ከሌላው አንፃር በጣም ደስተኛ ነው ብዬ ነው የማስበው ምክንያቱም የምናገኘው ሳይሆን የሰውን ህይወት ማዳን የሰውን ህይወት እንትን ማለት እንዲድን ማድረግ መቻላችን በጣም ትልቅ ነገር ነው ብዬ ነው የማስበው። እና ከዛ አንፃር ስናይ በጣም የተሻሉ ትምህርት ትምህርቶች ሁሉ ከምወዳቸው ከሌሎች ትምህርት በአንጻራዊነት መወደው ባዮሎጂ ነው። የሚለውን ነገር ማንሳት እፈልጋለሁ እና በጤናውም ዘርፍ ላይ በጣም ጠቅሞኛል ብዬ አስባለሁ ጤናው ላይም አብዛኛው ነገሮች ከዛ ጋር ንክኪ አላቸው ከዛ ጋር የተገናኙ ናቸው። ብዙ ነገሮችን ብናይ በጣም ተቀራራቢነት ያለው ነው እና ብዙም ሳይንስ ነው ሳይንስ በቃ እንደ አጠቃላይ ስለተለያዩ ነገሮች የሚያጠናው ሳይንስ ዘርፍ ላይ በጣም የምወደው ትምህርት ነው። በተጨማሪ ሌሎችም የምወዳቸው ትምህርቶች ይኖራሉ እነኚህ ትምህርቶች ግን ምናልባት የስነ ዜጋና ስነምግባር ትምህርት ወይም ደግሞ እነሱም እሱን ትምህርት በጣም የምወደው ትምህርት ነው። አንድ ሰው መብትና ግዴታውን እንዲያውቅ የሚያደርግበት ሰብአዊ መብት ምንድነው? ዲሞክራሲ ምንድነው? የሚለውን ነገር እያንዳንዱ ማወቅ ያሉብን ህጎች መመሪያዎችን በግልጽ የሚያስቀምጥልን ትምህርት እንደመሆኑ መጠን ስነ ዜጋና ስነምግባር ትምህርትን በሚገባ የምወደው ትምህርት ነው። ይሄንን ትምህርት በአግባቡ ነው የምከታተለው በጣም የምወደው ወይ ውስጥ የቀረ ትምህርት ነው ማለት እችላለሁ። እና ይሄን ትምህርት ደግሞ በብዙ መልኩ እየተማርኩ እያደኩበት የመጣሁት እና በብዙ ነገር ራሴን እየሳደኩበት ያለው ትምህርት ቢኖር ይሄ የባዮሎጂ ትምህርት ነው ማለት ነው። እና ይሄን ትምህርት ደግሞ በሚገባ ወድጄ ሁሉ የምማርበት እና ደግሞ በብዙ መልኩ ይሄን ትምህርት እከታተላለሁ። በመከታተሌም ደግሞ ብዙ ጥቅሞችንም አግኝቼበታለሁ ራሴን መብቴንም እንዳቅ ግዴታዬን እንዳቅ የሰዎችን መብት እንዳከብር የራሴን መብት እንዳስከብር በብዙ መልኩ ጠቅሞኛል ማለት እችላለሁ። እና ይሄ ምንድነው? የምንወደው ትምህርት ምንድን ነው? የሚለውን ነገር ለማንሳት ይጠቅመናል ማለት ነው። እና በብዙ መልኩ የምንወደውን ትምህርት ላይ ትኩረት አድርገን በሰራን ቁጥር ውጤታማ እንደምንሆን እኔ ማስረጃ መሆን እችላለሁ ቅድም እንዳነሳሁት ጤናው ላይ በጣም የጠቀመኝን ትምህርት አንስቻለሁ። እና አብዛኞቹ ትምህርቶች ይመቹኛል ነገር ግን የምወዳቸው ትምህርቶች የሚለው ነገር ላይ ግን እነኚህ ሁለት ትምህርቶች በሚገባ እወዳቸዋለሁ ብዬ አስባለሁ። ምናልባት እንደዛው በተቃራኒው ደግሞ የማይመቸው ትምህርቶች ይኖራሉ። እነሱም ደግሞ ለጊዜው ያው በጊዜው ትኩረት ስላልሰጠዋቸው ይሁን ባላውቅም እነሱን የማልወድባቸው ሁኔታ አለ። ነገር ግን በብዙ መልክ እነኚህን ሁለት ትምህርቶች በሚገባ እወዳቸዋለሁ በጤናው ዘርፍም የተለያዩ ሜዲካል ሰርጂካል የሚባሉ ትምህርቶችን እወዳለሁ። እና በጣም ብዙ ትምህርቶች ተምሬያለሁ እነኚህ ትምህርትቶች ደግሞ በጣም ጠቅመውኛል

ያው አዲስ ርዕስ ላይ መጥተናል ቀትር ምን ትመገባለህ ይላል? እና ቀትር የምንለው ያው እንደሚታወቀው የምሳ ሰዓት ነው። የምሳ ሰዓት ላይ ምን ትመገባለህ የሚለውን ነገር ደግሞ እኮ ቀን ላይ የምንለው ነው ቀተር የምንለው ማለት ነው። እና ብዙ ጊዜ ምንድነው በእነኚህ ጊዜዎች የምንመገባቸው ብዙ አይነት ምግቦች ይኖራሉ እነኚህ ምግቦች ደግሞ ለራሳችን ጤና የምንጠብቅባቸው ለኛ ምቾት ከሰጡን የሚችሉ ነገሮች ደግሞ አርፍ የሆኑ ምግቦችን ልንመገበን እንችላለን። እንደዛውም ደግሞ በዛው ልክ ዝም ብለን የምንመገባቸው ምግቦች ይኖራሉ እና እኔ የተለያዩ ምግባቸው ምግቦች አሉ እንደ አጠቃላይ ማለት ነው። እና እነኚህ ምግቦች ደግሞ ራሴን የምጠብቅበት ጤና ይጠብቁልኝ ምላችሁ ነገሮች ይኖራሉ ጥራታቸው የጠበቁም ሊሆን ይችላል ዝም ብሎም ሊሆን ይችላል። የምገባቸው ነገሮች ብዙ የተለየ ይሄን ነው ብዬ እንትን የምለው ነገር አይደለም ግን እነኚህን የምገባቸው ነገር በተቻለኝ አቅም ራሴን የምጠብቅበት የምግብ አይነቶችን እጠቀማለሁ ማለት ነው። እና እነኚህ የምጠቀማቸው ምግቦች ደግሞ ብዙ ጊዜ ሚመገባቸው ምግቦች አሉ የተለያዩ ምግቦችን እመገባለሁ ማለት ነው። እና የምመገበው ወግብ አብዛኛው ጊዜ እንጀራ በወጥ ብዙ ጊዜ እመገባለሁ እንጀራው ደግሞ ያው አሪፍ የሆኑ እንጀራዎችን እገዛ እና እንደ እንጀራዎችን ደግሞ በሚገባ አሪፍ ሁኔታ ወጥ ሰርቼ በተለያየ አይነት ወጥ ምፈልገው አይነት ሊሆን ይችላል። ከባድ ሰምቼ ይችላል ከ ወይን ከእንሰሳት ተዋጾም ሊሆን ይችላል። እነኚህን ምግቦች እሰራና ወይም ደግሞ ከአታክልት ሊሆን ይችላል እኔ ከወተተህ ጋር በስራ ተዋጾም ላይ ስጋም ሊሆን ይችላል። እኔ ደግሞ ከእንስሳት የሚገኙ እንቁላሎች ሊሆኑ ይችላሉ እንደውም ደግሞ ወተትም ተጠቅመን ሊሆን ይችላል ወይም ደግሞ አይብ ሊሆን ይችላል ወይም ደግሞ ቅቤ ተጠቅመን ሊሆን ይችላል እነኝህ ነገር በሙሉ እንሰራና። እነኝህን በመጠቀም የምሰራቸው ምግቦች አሉ የምጠቀማቸው ነገሮች አሉ እና እንደ አጠቃላይ በጣም ብዙ ነገሮችን ማንሳት እችላለሁ። እና እነኚህ ምግቦች በሚገባ ቀን ላይ እጠቀማለሁ እና እንዲሁ ደግሞ አታክልት ነክ የሆኑ ምግቦች አታክልቶች ጤናችን ለመጠበቅ ትልቅ አስተዋጽኦ ሚኖራቸው ሞገሮች ናቸው። እና እነኚህ አታክልትን የምንላቸው ነገሮች እነኛ ታክልዶች ደግሞ በሚገባ አሪፍ ሁኔታ ሰርቼ በአሪፍ አመጋገብ እጠቀማለሁ ማለት ነው። አታክልት በሚገባ ነው የምገባው ምንም አታክልቶች ለምሳሌ ከጎመን ከኮስታ ከድንች ከቲማቲም የሚባሉ ምግቦችን በምገባ መገቢያ ላይ ይኖራሉ እና ብዙ ጊዜ እመገባቿለሁ ማለት ነው። እና እነኚህ መግባቶች ደግሞ ምመገበው ጤናዬን ለመጠበቅ ሊሆን ይችላል ወይም ደግሞ የተለያዩ ማከናወናቸው ተግባራቶች ይኖራሉ እነዚህን ተግባራቶች ለማከናወን ደግሞ የግድ መመገብ ያሉብኝ ነገሮችን እመገባለሁ ማለት ነው። እና ከሬራም ደግሞ ከፍራፍሬ ከምንላቸው ደግሞ የምንመገባቸው ነገሮች ይኖራሉ ከፍራፍሬ የምንመገባቸው ምግቦች ደግሞ አቮካዶ ልሆን ይችላል ሙዝ ሊሆን ይችላል ቲማቲሚ ልሆን ይችላል ቃርያ ልሆን ይችላል ጎመን አነኚኝ አታክልቲ ናቸው። አቮካዶ አቮካዶ ልሆን ይችላሉ ከፍራፍሬ ከምንለው አቡካዶ ልመገብ እችላለሁ ቀን ላይ ሙዝ ልመገብ እችላለሁ ወይ ደግሞ የተለያዩ ፓፓያ ልመገብ እችላለሁ ማለት ነው። እና እነኚህን የተለያዩ አይነት ነገር ቀትር ላይ መመገቤ ምን ይጠቅመኛል? ጤናዬን ለመጠበቅ ነው አብዛኛው ነገሮች እነዚህ ነገሮች የምመገበው ምንድ ነው ጤና መጠበቅ አለብኝ ጤናዬን የምጠብቀው ደግሞ ራሴ ላይ ወጪ በመውጣት ነው ራሴ ላይ ወጪ ሳወጣ ደግሞ በረታለሁ። ስበረታው እና አይምሮዬ ለተለያዩ ነገሮች የዝግጁ ሲሆን የዛለ አይምሮና ለነገሮች ቶሎ ምላሽ የሚሰጥ አእምሮ የተዘጋጀ አእምሮ እኩል ምላሽ አይሰጥም ብሎ የምንሰራው ስራ ማለት ነው። እና ስለዚህ የተዘጋጀ አይምሮ የኔ አይምሮዬን በተሻለ መንገድ በተለያዩ መንገዶች አዘጋጀዋለሁ ከዛ አዘጋጀሁት ባዘጋጀሁት ሁኔታ ደግሞ በስለት ቢላ በደነዝ በዱልዶም ቢላ የሚቆርጥ አንድ አይነት አይደለም ቢላ እና እሱ ስለሚለያይ በተለያየ ሁኔታ እሱን እጠቀማለሁ ማለት ነው

ቀጣይ ራሴ ደግሞ ኮፍያ መረድ እወዳለሁ ይላል ምንድነው? ኮፍያ ከሚለው ይጀምራል ያው ኮፍያ ቆይቷል እንደው አላሳደርግም እናደርግ ነው። ኮፍያ ዝናብ ለመከራከል ሊሆን ይችላል ፀሀይን ለመከራከል ሊሆን ይችላል። አና በተለያየ መንገዶች የተለያዩ ነገሮችን ለመከላከል የምንጠቀምበት ነገር ነው። ኮፍያ እና ኮፍያ ማድረግ ትወዳለህ? ስር ስመጣ ግን ኮፍያ ማድረግ ብዙም አልወድምም አድርጌም አላውቅም። ነገር ግን ኮፍያ አልጠላም ኮፍያ እወዳለሁ ነገር ግን ማድረግ ግን አልወድም ማለት እችላለሁ። እና ኮፍያ በራሱ የተለያዩ ጥቅሞች አሉት። ቅድም እናነሳሁት ፀሀይን ለመከላከል ዝናብን ለመከላከል ሊሆን ይችላል። ወይም ደግሞ የተለያዩ የሚያስ የሚያወጡብን የተለያዩ ጨረሮች ይኖራሉ እነኛን ጨረሮች እንዳለ መከላከም ይጠቅማል ኮፍያ ይጠቅማል ማለት ነው። የተለያየ መንገድ እነኚህ ኮፍያ የምታደርጉት ነገሮች ተጠቅመን የምፈልገውን ነገር። የምፈልገውን ጥቅም መጠቀም እንችላለን። እና በጣም ብዙ አይነት ዘመን ያመጣቸው ኮፍያዎች አሉ። እነዚህ ኮፍያዎችን በአግባቡ ተጠቅሞ ራሱን ከፀሀይም ከተለያዩ ነገሮች የሚጠብቅ ሰው አለ። ራስ ጭንቅላቱንም ከተለያየ አይነት ፀሀይ ወይም ደግሞ ብርድ ወይም ደግሞ ዝናብ ሊከላከል ይችላል። በተለይ በብርድ ጊዜ ራሱ አብዛኛው ሰው ኮፍያ የሚያደርግበት ሁኔታ አለ። ይሄ ኮፍያ ደግሞ ትልቁ ጥቁም ምንድነው? ብርዱን ይከላከለታል ይሸፍንለታል ማለት ነው። በፀሀይ ጊዜም እንዳነሳሁት ነው እንዲሁም ደግሞ በተለያየ ሁኔታ በጣም ብዙ ጥቅሞችን ይሰጣል ማለት ነው። እና ይሄ ምንድነው ከዚህ ጋር ተያይዞ ማንሳት የፈለገው ነገር ምንድነው? የተለያዩ አይነት ነገሮች ይኖራሉ እነዚህ አሁን እንዳነሳናቸው የተለያዩ ነገሮች ይኖራሉ። እነኚህ ነገሮች ደግሞ ምንድን ነው? ኮፍያ አንዱ ከልብስ እኩል የሚያስፈልገን እቃ ነው። አንዳንዶች ኮፍያ ካላደረጉ አይናቸው እምቢ የሚሉበት ሁኔታ ይኖራል። እንዲሁም ደግሞ ምንድነው ኮፍያ ለምዶ አለ ኮፍያ መሄድ የማይችሉበት መጣ ይኖራል። በተደጋጋሚ ኮፍያ የሚያረክሰው ደግሞ ቀጣይ የትልቁ ችግር የሚሆነው ምንድነው? መነጽ እንትን ይላል። አብዛኛው ጊዜ ችግር የሚሆነው አለመነፅር መንቀሳቀስ አይችሉም አንድ መነፀር አይናቸው ከለመደ ማለት ነው። ስለዚህ በብዙ መልክ ተግዳሮቶች ይኖራሉ እነዚህን ተግዳሮቶች ደግሞ ማወቅ ሚቻለው የምትለያዩ ነገሮችን መጠቀም ነው። የተለያዩ ዋጋቸው ቅናሽ ቢሆኑም እነኛን የማይፈልጉት ነገር። ለብሰው ጥድት ብለው እንዲሄዱ የምናደርግበት ሁኔታ አለ። እና በብዙ መልኩ እነዚህ ነገሮች ማንሳት እንችላለን። እና እንደው አጠቃላይ ግን በጣም ብዙ ነገሮችን ማንሳት እንችላለን። እንደ ምሳሌ አሁን ቅድም ያነሳኋአቸው ነገሮች አሉ። ብርድ ሊሆን ይችላል። እነኚህ ነገሮች ብርድ ለምሳሌ በቀላሉ ለመከላከል ኮፍያ እናደርግ እንችላለን። አማማርን ጥበጥብ የሚቻልን እና በብዙ መልኩ ጥቅምም አላቸው ጉዳትም አላቸው የሆነ ነገር ማንሳት እፈልጋለሁ። እንደ አጠቃላይ ግን ኮፍያ ማድረግ ትወዳለህ? የምለው ነገር ግን ብዙ ጊዜ ኩፍያ ባደርግ እንደስ ይለኛል ነገር ግን ፀጉሬ እንዳይሳሳ ኩፍያ ካደረግን ብዙ ጊዜ ብንበለጥበት ሁኔታ ከመኖር ጋር ተያይዞ እነኚህ ኮፍያ በአግባቡ የምንጠቀምበት ሁኔታ ቢኖር መልካም ነው። የምለውን ነገር ማንሳት እፈልጋለሁ። ብዙ ነገር ማንሳት ይቻላል። ኮፍያ አብዛኛው ሰው ይጠቀማል እነዚህ ኮፍያ የምናቸው ነገሮች ደግሞ ቅድም እንዳነሳሁት ከብርድ ከቁራር ከዝናብ ከፀሀይ ይከላከላል። እና ኩፍያ መድረክ በደንብ እነዚህን ነገሮች በቀላሉ መከላከል እንድንችል ያደርገናል። እነኚህን ነገሮች በቀላሉ ተከላከልን ማለት ራሳችንን ከተለያዩ ጨረሮች አልትራዋይሮች ጨረሮች ምንም ደግሞ ከተለያየ ነገሮች መከላከል እንችላለን። ማለት እንደውም ደግሞ ጠዋት ጠዋትና ማታ የሚሆንበት ጊዜ ከፍተኛ የሆነ ከፍተኛ የሆነ እንትን ይኖራል ማለት ነው። ቅዝቃዜ ይኖራል። እና በዛ ሰዓት ደግሞ ከፍተኛ የሆነ ቅዝቃዜ እና ብርድ በሚኖርበት ጊዜ ኮፍያ በማረግ ጭንቅላታቸውን ከብርድ የሚከለክሉበት ሁኔታ አለ። ይሄ ደግሞ ትልቁ ጥቅም ነው ማለት ነው። የቆፍያ ብርድ ሲመጣ እና ዝናብ ሲኖር ቁር ሲኖር ኮፍያ ማድረግ ጭንቅላታችንን እንዳይበርደን ማድረግ እንችላለን። ዋና እና የተለያየ መንገድ ጭንቅላታችንን ኮፍያ በማድረግ የሚወድ ሰው አለ የማይወድ ሰው አለ። እና እኔም ከማይወዱት ኮፍያ ከማይጠቀሙ ሰዎች ውስጥ አንዱ ነኝ። አብዛኛው ሰው ግን ኮፍያ ማድረግ ይወዳል። በተለያዩ አይነት ኩፍያዎችን ዲዛይን እየመረጠ መልክ እየመረጠ የሚያምር ኩፍያዎችን የሚያምር ሰዎች እንዳሉ አውቃለሁ። ነገር ግን ይሄ በጣም ተቃራኒው አንድ ቀን በስነስርዓት ኮፍያ አድርጌ አምሮብኝ የተለየ ውበት ተላብሼ አስተውዬም አላውቅም። ይሄን ይመስላል አጠቃላይ ለኮፍያ ያለኝ አመለካከት